ጥፍርን ትቆርጣለህ ይሄ ጥያቄ? ትንሽ ከበድይላል እኔ ጥፍሪን እቆርጣለሁ። ግን ጥፍሪን የምቆርጥበት ነገር ነው የሚገርመው ብዙ ጊዜ ምላጭ አልጠቀምም። የተለያዩ ጥፍር የሚቆርጥበት ነገሮች አሉ ምላጭ አለ። ከዛ የጥፍር መቁረጫ አለ ከዛ ጥርስ አለ። ከዛ እኔ ብዙ ጊዜ የምጠቀመው ምንድነው? በምላጭም አይደለም በጥፍር መቅረጫም አይደለም በጥርስ ነው። በጥርስ በቃ ብዙ ጊዜ የምቆርጠው በዛ ነው። ስለዚህ ትቆርጣለህ ለሚለው ጥፍር የማይቆርጥ ሰው የለም። ሲጀምር ሁሉም ሰው ጥፍር ይቆርጣል የሚቆርጥበት መንገድ የተለያየ ነው። እንጂ ሁሉም ሰው ጥፍር ይቆርጣል። እኔ አሁን ወደ እኔ ሲመጣ ግን ቅድም እንደነገርኩህ። በ ምንድነው? በእጅ ሳይሆን በምን ነበር በጥርስ ነው እምቆርጠው። ግን አሁን አሁን ምንድነው? ይሄ በጥፍር መቁረጫ አለ እና እሱ እየጠፋ ስለሚያስቸግረኝ በቃ አቆምኩ። እንጂ በሱ ነበር ስጠቀም የነበረው። ስለዚህ ለዚህ ጥያቄ ይሄን ይመስላል ጥፍር ትቆርጣለህ ለሚለው አዎ እቆርጣለሁ እምቆርጥበት የተለያየ መንገድ ነው። በጥፍር መቅረጫም በእጅም አንዳንዴ በጥርስም እጠቀማለሁ። ይሄንን ይመስላል አመሰግናለሁ። በቀጣይ አውዲዮን ምንድነው? ቅጂን እንመለሳለን መልካም ቆይታ።

በልጅነትህ የምትወደው ጨዋታ ምን ነበር? ይሄ ጥያቄ በጣም ምወደው ጥያቄ ነው ምክንያቱም ሁሉም ሰው የራሱ የሆነ ልጅነት አለ ያደገበት ልጅነት። እኛ ሰፈር ብዙ ጊዜ የምንጫወተው ጫወታዎች እና ከነዛ መካከል በልጅነቴ እኔ ደግሞ ሚመቹኝ ወይም ምወዳቸው ጫወታዎች አሉ። ብዙ ጊዜ በሰፈር እኛ ምንጫወተው የተለያየ ጫወታዎች አሉ። አባሮች አለ። ድድብቆች አለ ብዬ አለ ኳስ አለ። ከዛ ደግሞ የተለያየ ጨዋታ አለ። ከነዛ መካከል በጣም ለኔ የሚመቹኝና ምወደው የመጀመሪያ ምንድነው? ብይ ነው። ምክንያቱም ብይ እንደ ቁማራ አይነት ነው እኛ በብይ አስይዝን ነው የምንጫወተው ስለዚህ። ጎበዝ ከሆንክ ትባላለህ። እኔ ደግሞ ያኔ ለክፉ ክፉ አልባልም አሪፍ ነኝ የብዙ ልጆችን መብላት ደግሞ ደስ ሚለኝ እዛ ውስጥ ያሉ ህጎች አሉ እና እነዚያ ህጎች። በአንድ ጨዋታ ብዙ ብይ መብላት ትችላለ ከዛ ደግሞ ውጭ ራሱ ጨዋታው ከዋጭ። ጨዋታው ጨዋታው በፊት ሶስት አራት ብይ አስይዘህ መጫወት ትችላለህ። የበላ ሰው ያንን ሰው አራት ቢይ ይበላል እንደዛ አይነትም አለ ስለዚህ ያንን ስንበላ ደግሞ በጣም ደስ ይለናል። ሌላኛው ጨዋታ ደግሞ ምንድነው? የብይ ጨዋታ እንደውም ህጎች አሉና የብይ ጨዋታ አለ። ብይ ምታክል በጉድጓድ አለች ያንን በድንጋይ ቆፍረን። እናወጣለን ቀዳዳ በዛ ቀዳዳ መጀመሪያ አራት ሰው ወይ አምስት ሰው ሚጫወት ከሆነ ያ ሰው አንድ ላይ የሆነ መስመር አለ በዛ መስመር። ብዬ እንጥላለን ለቀዳዳው ቅርብ የሆነ ሰው መጀመሪያ ይጫወታል። ከዛ ከእሱ ቀጣይ እንደዛ እየተባለ ይጫወታል። ለቀዳዳው ቅርብ የሆነ ሰው መጀመሪያ ሲጫወት ወዴት ነው ሚጫወተው? ቢዩ ቢዩን መጥቶ ለቀዳዳው መቅረብ ይችላል ወይም ቀጥታ ለቀዳዳው መጫወት ይችላል። ቀጥታ ወደ ቀዳዳው ተጫውቶ ከገባ ለሱ ለሱ ቅርብ የሆነውን ይመታና ይበላል ማለት ነው። በዛ ህግ ደግሞ። የሆነ የሆነ ህጎች አሉና እንደዛ ነው ብዬ ምንጫወተው ሌላ ደግሞ ምንድነው? ፖገር ሚባል አለ። ይሄ የሆነ የሰዎች ሲል ያለበት አለ እና እሱም ጨዋታ ደስ ይለናል። ኳስ መሃል ላይ አንድ ሰው ይቆማል። ከዛ በኋላ መድበን ፖከሮች ናቸው መድበን በቃ እንጫወታለን። ብቻ የተለያየ በጣም ብዙ ጫወታ አለ። የሆነ መሃል ለአንድ ሰው ይቆማል ከዛ በዛ ሎጬ አለ በዛ ሰው ሎጬ ላይ ምከት ሰው ያንን ይበላል ማለት ነው። ሌላኛው ደግሞ ምወደው ነገር ጨዋታ ምንድነው? ኳስ መጫወት በቃ። ኳስ መጫወት አለ የተለያዩ ጨዋታዎች አሉ እና እነዚህ ናቸው እንግዲህ በልጅነት ልጅነታችን እንዳንደርሳ ሚያደርጉን ልጅነታችን እንድንወድ ሚያደርጉ የተለያዩ ጨዋታዎች አሉ። እና በልጅነትም ወደው ጨዋታ ምን ነበር ለምለው ጥያቄ? ይሄ ነው ማለት እችላለሁኝ። ብዙ አሉ ግን ካሉት መካከል ይሄ እኔ በልጅነትህ በጣም ምወደው ልጅነትህንም እንድወድ የሚያደርገኝ። አለ ይሄ ነው እንግዲህ አመሰግናለሁ። በሌላ ቅጅን ተመልሰን እንመጣለን መልካም ቆይታ።

ይሄ በጣም በጣም የሚያስቅ! ጥያቄ ነው። መብረቅ ፈሪ ነህ? ለሚለው ጥያቄ መብረቅ ድሮ በልጅነት እንዳውም ትዝታ አለኝ። መብረቅ ሁሉም ሰው ይፈራል፤ እውነት ለማውራት፣ ሁሉም መብረቅ ፈሪ ነው። ከልጅነታችን ጀምሮ መብረቅ እንፈራለን። አሁን ግን በዚህ ሰዓት አላውቅም፤ እኔ ብዙ የምፈራ አይመስልም፤ ግን ውጭ መብረቅ ሰዓት ውጭ መቆም አይፈቀድም አሪፍ አይደለም ነው የሚባለው፤ ግን ድሮ በልጅነት መብረቅ በሚኖርበት ጊዜ ምን እሆን ነበር እኔ ብርድ ልብስ እሸፍን ነበር። መብረቁ ቢመጣ ብርድ ልብስ እንደሚያድ በ ማሰብ ነው ብርድ ልብስ ደራርቤ ልብስ ደራርቤ እለብስ ነበር እና ድሮ በልጅነት መብረቅን እፈራ ነበር። አሁን በዚህ ሰዓት ግን አላውቅም እውነት ለማውራት ግን ሁሉም ሰው ፈሪ ነው። መብረቅን የሚፈራ የማይፈራ ሰው ያለ አይመስለኝም። በዚህ ሰዓትም የሆነ የመብረቅ አይነት አለ፤ በጣም በጣም ትልቅ መብረቅ ከሆነ እንፈራለን፤ በጣም ነው የሚያስፈራው ዝናቡ በጣም በሚዘንብበት ጊዜ ወይም ንፋስ ባለበት ጊዜ መብረቅ ሚበዛበት ወቅት አለ፤ እና በዛ ጊዜ ያለው መብረቅ በጣም ነው የሚያስፈራው በቃ እኛም በልጅነታችንም ስናድግ መብረቅ መልአክ መስሎን ነው ያደግነው። ስለዚህ መብረቅ በጣም ነው እየፈራን ነበር ያደግነው። በዚህ ሰዓት ግን እኔ ብዙ የመብረቅ ድምጽ ሰምቼ አላውቅም፤ ስለዚህ ፈሪ ነው ለማለት ሃምሳ በሃምሳ ምናልባት ልፈራ እችላለሁ ግን ድሮ ነው እንጂ አሁን አይመስለኝም፤ ስለዚህ ይሄን ይመስላል በጣም አመሰግናለሁ።